ከአለቃህ ጋር ግንኙነትህ እንዴት ነው? ግንኙነቴ ከአለቃዬ ጋር ያው የስራና የአሰሪ ነው። በተለይ ሌሎችም አልፎ አልፎ እንደዚሁ በጓደኝነትም ከሌሎች ጋር እንደዚሁ እንደማንኛውም የስታፍ አባላት ደግሞ የስራ ባልደረባ ጤናማ የሆነ ግንኙነት አለኝ። ስለዚህ በስራ ሁኔታም ከሆነ በሌሎችም በጓደኝነት እንደ ባልደረባ ከምንድነው ማንኛውም ሰውን የምንገናኝና የምንጫወት ይሆናል። ስለዚህ በተለይ እሱ በሚያዘኝ እና ሌሎቹንም አድርገው የሚለኝ ስራዬን አክብሬ የምሰራ አይነት ሰው ነኝ ሲጀመር አለቃ አንዳንድ ነገር ለፊርማ የሚያስፈልግ ካልሆነ በስተቀር እኔ ስራዬ አለቃዬ ነው። አለቃዬ ስራዬ ነው ስለዚህ ስራዬን በትክክል እሰራለሁኝ ካለቃዬ ጋር እንደዚህ በመጥፎ ነገር ወይም ደግሞ በኔጌቲቭ የሚገናኝ ወይም ደግሞ በአሉታዊ አይደለም። ስለዚህ በአብዛኛው ከአለቃ ጋር ያለኝ ግንኙነት አወንታዊ ነው። ስለዚህ የማንኛውንም ስራ የምሰራው አክብሬና እቅዴ ስራዬ ነው ብዬ እንጀራዬ ነው ብዬ ስለዚህ ለሞራሌ ለህሊናዬ ስል ስራዬን አክብሬ እሰራለሁኝ። ከዛ ባለፈ አለቃዬን ይፈርቸ ወይም ደግሞ እሱን ይከሰኛል፣ ይወቅሰኛል፣ ይጽፍብኛል፣ ደሞዝ ይቆርጥብኛል ብዬ ፈርቼ ሳይሆን ስራዬ ህሊናዬ እንጀራዬ ሀብቴ ገንዘቤ የምወደው አይነት ስራ ስለሆነ ለዛ ስል በትክክልና በአግባቡ ስራዬን እሰራለሁ።

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን በጣም ነው የምወደው በተለይ በምሽት አካባቢ። ማታ ላይ ውጪ ቁጭ ብዬ ለብዙ ሰዓታት ወይም ደግሞ ለብዙ ደቂቃዎች እመለከታለሁ። ምክንያቱም ተፈጥሮን የማደንቅበት ተፈጥሮን የማይበት እያንዳንዷን የእግዚአብሔርንም ይሁን በሃይማኖታዊ መልኩም ቢሆን የፈጣሪን ወይም ደግሞ የኛ በኦርቶዶክስ ሃይማኖት እምነት ተከታይ የእግዚአብሔርን ሀያልነት የእግዚአብሔርን ክብርነት የእግዚአብሔርን ጥበብ የእግዚአብሔርን አቅም የምናይበት የምንለካበት እንዲሁም የምንታዘብበት አይን ጉድ። ተፈጥሮአዊ ስለሆነ ይህንን የጨረቃ ብርሃን ይዤ ወደ ማታ እያየሁ ብርሃንም ቢሆን አያለሁ ብዙ ጊዜ ወደተለያየ ቦታ አቅጣጫ በሚሄድበት ሰዓት የብርሃንን አገልግሎት ትሰጠኛለች። ስለዚህ እንጨረቃን በጣም በምሽትም ይሁን በንጋት አካባቢ ብዙ ጊዜ አያለሁኝ። ያም የማየበት እያንዳንዱ ነገር የራሱ የተፈጥሮ ድንቅ ስጦታ ስለሆነ ይሄን ድንቅ ስጦታ ደግሞ በማድነቅ በማየት በመገንዘብ በመረዳት ከተፈጥሮ ጋር ያለኝን ራሴን እያረጋጋሁ ተፈጥሮን እየለካሁ ተፈጥሮን እየገመትኩ አብሬ እኖራለሁ

ጥፍርህን ትቆርጣለህ አዎ እቆርጣለሁ ጥፍሬን እቆርጣለሁ በተለይ እኔ ጥፍሬን ማሳደግ አልወድም ጥፍሬን የምቆርጥባቸው አሁን ድሮ በገጠር እያለን ብዙ ጊዜ የምንቆርጥበት የቴክኖሎጂም ይሁን ምላጭ ነገርም ይሁን መቀስ ስለማይኖር በአብዛኛው በጥፍረ በጥርሳችን እና ድንጋይ ላይ እርስ በእርስ በማፋጨት እንጥርሳ እንትን ጥፍራችንን እናሳጥራለን ምክንያቱም ጥፍር ካደገ ደግሞ አሁን በትምህርት አለም ደግሞ ጥፍር ማድረግ በጣም ብዙ አስቀያሚም ከመሆኑም በላይ የተለያዩ በውስጥ ቆሻሻ ይዞ ከምግብ ጋር አብሮ ወደ ሰውነት ስለሚገባ ለዛ ለተዋስያን እና ለባክቴሪያ ለጀርም እንደዚሁም ለተለያዩ ቫይረሶች መቀመጫና መሸሸጊያ ሆኖ ስለሚያገለግል ጥፍር ማሳደግ አይመከርም። ምክንያቱም ያንኛ ተዋሲያና ቫይረስ ባክቴሪያ ጀርመ የመሳሰሉት ወደ ሆዳችን በምግብ ጋር ወይም ከእጃችን በምነካካበት ጋ ከገቡ ለጤናችን ጠንቅ ስለሆኑ ጤናችንን በቀላሉ ሊያውኩት ሊጎዱት ስለሚችሉ የጤናን ለመቆጠብና ከውበትም በአንጻር እነኚህን ነገሮች እንከላከላለን። ስለዚህ በዋነኛነት ጥፍሬን እቆርጣለሁ ጥፍሬን የምቆርጠው በአሁን ሰዓት በመቀስም ሊሆን ይችላል በጥፍር መቁረጫም ሊሆን ይችላል በምላጭም ሊሆን ይችላል ሌሎችንም ባገኘሁት አጋጣሚ አልፎ አልፎ በጥርሴም እቆርጣለሁኝ። ስለዚህ የምቆርጠው ዋናኛ ነን ለሁለት ነገር ነው አንደኛ ባደገ ቁጥር ለወንድ ልጅ ውበት አይሰጥም ለውበት ሲባል ጥፍሬን አሳጥራለሁ። ሁለተኛው ደግሞ ለጤና የተለያዩ በጥፍር ባደገ ቁጥር በውስጡ የተለያዩ ቆሻሻዎችን ስለሚይዝ ለጤና ጠንቅ የሆኑ ተዋሲያን ወደ ሆዳችን ስለሚያስገቡ ወደ ሆዳችን ከገቡ ደግሞ እነዛ ተዋሲያን እንደ ለጤናችን ጠንቅ ስለሚሆኑ ለዛ እዛ ስል ውስጤን ጥፍሬን እቆርጣለሁ

የምታስታውሰው ጥሩ መምህር አለ አዎ በጣም የማስታውሰው የማረሳው እስካሁን ድረስ የማልረሳው መምህር አለ በተለይ አምስተኛ ክፍል እያለሁ የሂሳብ ትምህርት እኔ በአሁን ሰዓት በጣም ጎበዝ ነኝ። የሂሳብ ትምህርትን ያስተማረኝ አምስተኛ ክፍል ያልኩት ፍቅረ ጨርቆስ የሚባል የሂሳብ መምህር ነበረኝ እሱ መምህር ሂሳብን መሰረታዊ እንዲ እውቀት እንዲኖረኝና ሂሳብን እስከመጨረሻው እንድወደው ሂሳብን በጥሩ ውጤት እንድመረቅ ሂሳብ የሂሳብ ትምህርቶችን እንዲወዳቸው ያደረገኝ መምህር ነው። ስለዚህ እሱ የሂሳብ መሰረቴ ስለሆነ ፍቅረ ጨርቆስ የሚባለውን መምህር በጣም አክብሬና እወደዋለሁ። ሁለተኛው የእንግሊዘኛ መምህሬ ነው ሁለተኛ እንግሊዘኛ መምህሬ። መዝገበ ይባላል መዝገበ የሚባለው እንግሊዘኛ መምህርን በትክክል በስርዓትና በምፈልገው ነው ግራመርም ይሁን እያንዳንዱን እነኚህን እንትኖች የመነጋገር ፊልዶችን የእንግሊዘኛ ህጎችን በትክክልና በስርዓት ያስተማረኝ መምህር ነው። እንግሊዘኛንም እስከመጨረሻው ዩኒቨርሲቲ እያለሁም አሁንም ቢሆን እንግሊዘኛ መሰረት ያስያዘኝ እሱ መምህር ነው። ሶስተኛው መምህር በ አማርኛ መምህር ነው አማርኛ መምህሬ ቴዎድሮስ ይባላል። እሱ ደግሞ በጣም አማርኛ ነው ከመሰረታዊ ነገሮች ሁሉ ያስተማረኝ እሱ ነው። ስለዛ አማርኛም በቀላሉ ስል እንቆቅልሽም ይሁን ተረትም ይሁን ለምሳሌ አነጋገር እና ሌሎች ፈሊጣዊ ንግግሮችን ዘይቤ የመሳሰሉትን በትክክል እና በስርዓት እንዲያቅ ያደረገኝ እሱ መምሕምር ነው።

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተር መጠቀም በጣም እችላለሁ። እንዴ ገና ከታች ለክላስ ከዩኒቨርሲቲ ከገባሁ ጀምሮ ጀምሮ። ኮምፒውተሮችን እጠቀማለሁ አሁንም የምጠቀመው ኮምፒውተር ነው። ስለዚህ በትንሹም ቢሆን የተለያዩ እንትኖችን መሰረታዊ የኮምፒውተር እውቀቶችን አውቃለሁ። ስለዚህ አሁን በአሁን ሰዓት ጊዜ የሚፈቅደው ስለሆነ ኮምፒውተር አለመጠቀም ማለት ወደኋላ መቅረት እስኮን ነው የሚሆነው። ስለዚህ የግድ ኮምፒውተር ሰው ወጅም ሳይሆን በግዴ ኮምፒውተር የማወቅና የመልመድ ግዴታ አለብኝ። ምክንያቱም ዘበኑ የሚፈቅደውና የአዋጀው ኮምፒውተርን የግድ ስለሆነ ኮምፒውተር ያለ ኮምፒውተር ምንም ነገር አይሰራም። ስለዚህ ኮምፒውተርን አሁን የመማር ማስተማሩ ላይ መምህር ነኝ። የተለያዩ አዳዲስ መረጃዎችን አዳዲስ እውቀቶችን ለመጨመር ስል ኮምፒውተርን የግድ መነካካት አለብኝ። ኮምፒውተርን ካልነካካሁ ደግሞ በላሽብኝም ቢሆንም ተማሪዎችን አዲስ ነገር አላስይዝም አላስጨበጥም። ስለዚህ በ ኮምፒውተርን በትክክል እጠቀማለሁ አውቃለሁ ተጠቅሜም አውቃለሁ ወደፊትም አሁንም በምጠቀመው ኮምፒውተሩ ነው

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ። ቅልበተለይ በየአንዳንዱን ነገር እኔ መምህር እስከመሆን ይመጣል ወይ መምህር እንደመሆን የማውቅ ተማሪዎቹን ተለያዩ ቲቶሪያልም ሰጥቶ ፈተና ላይም ችግር ሲያቃጥማቸው ኢኮኖሚም ችግር ሲያቃጥማቸው ወይም የገንዘብ ችግር ሲያጋጥማቸው የእውቀት ችግር ሲያጋጥማቸው የ የህመም ችግር ሲያጋጥማቸው፣ ትምህርታቸውን ለማቋረጥ አብዛኛው ይገደዳሉ። ስለዚህ ትምህርታቸውን እንዲያቋርጡ የተሻለና ትክክለኛ ውሳኔ እንዲያገኙ ወይም ደግሞ እንዲያደርጉ የማማከር ሀሳብ ከዛም በምክራቸው ላይ በሚያማክሩ ላይ የተሻለ ውሳኔ እሰጣለሁ። ከዛ ባለፈ በስሪያ ቤት ወይም ከባልደራ ጋ ከባልደረባ ጋ በሚገጥሙን ችግሮች የተለያዩ የመድረክ ስብሰባዎች ይኖራሉ እነዛን ስብሰባዎች በተለያየ መልኩ ተተያይዞ ተከተው ያየና ከተነጋገርን በኋላ አስፈላጊና ጠቃሚ የሆኑ ውሳኔዎችን እናሳልፋለን። ስለዚህ ከነዛ አስፈላጊና ጠቃሚ የሆኑ ውሳኔዎችን የማስተላለፍ አቅሙም ብቃቱም አለኝ ሶስተኛ ነገር በቤቱ ውስጥ በቤተሰብ አስተዳዳሪ እንደመሆኑ መጠን የተለያዩ ችግሮች ሊያጋጥማቸው ይችላሉ ልጆች ከልጆች ሊጣሉ ይችላሉ ጎረቤት ከጎረቤት ሊጣላ ይችላል እድር ከእድር ሊጣላ ይችላል እኔም ከሌላ ሰው ጋር ሚስቴም ከሌላ ሰው ጋር ልትጣላ ትችላለች ስለዚህ በሚጣሉ ጊዜ የተለያዩ ውሳኔዎችን እና ጠቃሚ የሆኑ ውሳኔዎችን ነው። ወደ እርቅ የሚያመጡ ጥሩ መንፈሳዊ አይነት የሆኑ መፍትሄዎችን በማምጣት ውሳኔን እንሰጣለን። ስለዚህ በአጠቃላይ እኔ ውሳኔ መስጠት እችላለሁ

የድሮ ፎቶዎችህን ትይዛለህ አዎ እይዛለሁ የድሮ ፎቶዎቸን እይዛለሁ ምክንያቱም አንዳንዴ የተለያዩ በልጅነቴ ከክላስ ጓደኞቼ ጋር ከአንደኛ ክፍል ከሁለተኛ ክፍል ከሶስተኛ ክፍል ከአራተኛ ክፍል እንደዚሁም ከሃይስኮል ፕሪፓራቶሪ ዩኒቨርሲቲ ያሉ ፎቶዎች እና በክረምት በተለያዩ መናፈሻዎች በተለያዩ መዝናኛዎችን ድሮም በሰርግ ላይ በማህበር ላይ በተለያዩ የበዓላት የሃይማኖታዊ በዓል ላይ ልሆን ይችላል የተያያዝናቸውን ፎቶዎች የተነሳኋቸውን ፎቶዎች እስካሁን አሉኝ። ስለዚህ የልጅነት ፎቶዬን እያየሁኝ እዝናናለሁኝ። ስለዚህ እንደዚህ የተለያዩ ማስታወሻ ስለሆኑ የልጅነት ፎቶ ወይም ደግሞ የኋላ ፎቶዎች ወይም የድሮ ፎቶዎችን በትክክል ሰንጄና አከማችቼ አስቀምጬ ለልጅ ልጅም ቢሆን ለጓደኞቼ ለልጆቼ ከተለያዩ ጓደኞች ጋር በምንገናኝበት ሰዓትም እነዛን በመያዝ እንዝናናለን። የድሮ ፎቶዎች በትክክልና በስርዓት ተቀምጠው በአልበም የሚሆን በሶፍት ኮፒም ወይም ደግሞ በቀላል በፕሪንት ያልተደረጉ ወይም ደግሞ በወርቀት ላይ የሌሉ እንዲሁም ስፍት ኮፒ አሉ በወረቀት በአልበም ተቀማጭቶ የተቀመጡም አሉኝ። ስለዚህ በአብዛኛው የመመረቂያና የልጅነት ፎቶዎቹ በትክክል ተቀምጠውና ተይዘው ይገኛሉ

ፎቶዎችህን የት ታስቀምጣለህ? ፎቶዎችህን የማስቀምጠው በአብዛኛው በአልበም ነው። እና በኮምፒውተር ነው ስለዚህ በኢሜልም ላስቀምጥ እችላለሁኝ። በክላውድ ማከማቻም አስቀምጣለሁ በጎግል ድራይቭም አስቀምጣለሁኝ በአብዛኛው ግን በወረቀት ያሉትን የማስቀምጠው በ አልበም ነው። ወይም ደግሞ የራሱን የመቻል ማስቀመጫ አለው ወይም ቁም ሳጥና አለ እነዛ ውስጥ አስቀምጣለሁኝ። ስለዚህ ፎቶዎችን የማስቀምጥባቸው ቦታዎች በአብዛኛው በወረቀት ከሆነ በአልበም አስቀምጣለሁ ወይም ደግሞ የተለያዩ ማስቀመጫ የራሳቸውን የቻሉ እንደው ኮመድኖ አይነት ነገሮች ሰዎች ልጆች በማይደርሱበት አይጦች እና ሌሎች ተባዮች በማይደርሱበት አካባቢ በትክክልና በስርዓት አስቀምጣለሁ። በሶፍት ኮፒ አይነት ነገር ከሆነ ደግሞ ማስቀመጣቸው በምንድነው? በ በጎግል ድራቭ በክላውድ ማከማቻ እንዲሁም በኢሜል ውስጥ እና በቴሌግራም በተለያዩ የማህበራዊ ጉዳዮች የማህበራዊ ገጾች ላይ እኔ በቀላሉ ላገኛቸውና ሊጠፉ በማይችሉ ሊሰወሩ በማችሉ ማስቀመጫዎች ላይ ወይም ማከማቻዎች ላይ አስቀምጣለሁ።

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ በተለይ በልጅነቴ ሰባተኛ ክፍል እያለሁ በሲሳይ ንጉሱ የሚባል ደራሲ የተደረሰ ሰመመን የሚባል ልቦለድ መጽሐፍ ነበር። በጣም የምወደው ምክንያቱም ያኔ እዚያ ያኔ ሰባተኛ ክፍል እያለሁ እሱ መጽሐፍ ሙሉ በሙሉ በማንበብ የዩኒቨርሲቲ ህይወት ምን እንደሚመስል የኮሌጅ ህይወት ምን እንደሚመስል ምን እንደሚያጋጥምህ ምን ማድረግ እንዳለብን ምን ማድረግ እንደሌለብን። እያንዳንዷን እዚያ መጽሐፍ ላይ አግኝቼበታለሁ በተለይ የፍቅር የሚባለው ነገር ዩኒቨርሲቲ ወይም ኮሌጅ በብዛት እንደሚያጋጥም እና ካጋጠመም በቀላሉ እንዴት መወጣት እንደምንቻል ምን ያክል አስቸጋሪ ወቅት እንደሚሆን ስለዚህ ከትምህርትም ከአላማም ከስራም ከብዙ ነገር ሊያፈናቅል ሊያሳስት እንደሚችል እዚያ መጽሐፍ ላይ ተምሬበታለሁ። ስለዚህ ያ መጽሐፍ የህይወት መሰረት ነውና። ዩኒቨርሲቲ እያለሁም ብዙ ችግር አልገጠመኝም ምክንያቱም ያኔ እሱን አንብቤ ስለነበረ ቅድመ ዝግጅት አድርጌ ስለገባሁኝ ነው። ስለዚህ የምወደው መጽሐፍ ሰመመን የሚባል የልብ ወለድ መጽሐፍት ነው

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ እጠቀማለሁ። ምክንያቱም የህዝብ ማመላለሻ እያንዳንዱ ከከተማ ወደ ከተማም ሊሆን ይችላል ከሆነ ክፍለ ከተማ ወደ ሌላ ክፍለ ከተማ ከሆነ ጎጥ ወደ ሆነ ጎጥ ከሆነ ቀበሌ ወደ ቀበሌ ወይም ደግሞ ከሆነ ወረዳ ወደሆነ ወረዳ ከክልልም ክልል ሊሆን ይችላል ከክልል ወደ ማዕከላዊ መንግስትም ሊሆን ይችላል ወይም ደግሞ ወደ ሀገሪቱ ዋና ከተማ እመላለሳለሁ በተለይ እኔ ያለሁት እዚህ ጎጃም አካባቢ ስለሆነ ወደ አዲስ አበባ እምሄድው በህዝብ ማመላለሻ ነው። የህዝብ ማመላለሻ ከአንዱ ወደ አንዱ የሚሄድ ስለሆነ በግድ ከአንዱ ወደ አንዱ እመላለሳለሁ። ምክንያቱም በአካባቢያችን የአውሮፕላን ወይም ደግሞ የ የአየር ጉዞ ስለሌለ የግድ የምንጓዘው በመሬት ነው። ስለዚህ በምድር ላይ ያሉ ደግሞ የተሽከርካሪዎችን አንዱ የህዝብ ማመላለሻ ነው የስለዚህ የህዝብ ማመላለሻን በትክክል እጠቀማለሁ

የትኛውም በዓል ትወዳለህ? ካሉት ሃይማኖታዊ በዓሎች በአብዛኛው ያሉትን ገለግ ዘመን መለወጫ መስቀል ገና ፋሲካ የመሳሰሉ አሉ ከእነዚህ ውስጥ በጣም አብልጬ የምወደውና የማከብረው ዘመን መለወጫ ነው። ምክንያቱም ዘመን ካሮጌው ዘመን ጨርሰን ያለፈውን ዘመን አልፈን ወደ አዲስ ዘመን የምንመጣበት ስለሆነ ይሄንኛውን ዘመን በጣም አብልጬ እወደዋለሁኝ። ስለዚህ በአጠቃላይ የምወደው በዓል የዘመን መለወጫን ወይም በእኛ በእኛ አባባል እንቁጣጣሽ የምንለውን ነው

ደሞዝ በየትኛው ቀን ታገኛለህ? ደሞዝ ማገኘው በአብዛኛው ከሃያ አራት እስከ ሃያ ሰባት ባለው ጊዜ ውስጥ ነው። ምክንያቱም አብዛኛው በተለይ በዓላት ከሆነ ከዛ በፊት ባሉት ይገባል ምክንያቱም በዓሉ መቼ እንደሚውል። እሱ በበዓሉ መቼ እንደሚውል ይወሰናል። ለምሳሌ በሃያ አካባቢ በዓላት ካለ በአስራ ምናምን ደሞዝ ሊገባ ይችላል። በሃያ ወይም ደግሞ በአንድ አካባቢ ካለ ደግሞ ደሞዝ ሊዘገይ ይችላል። ስለዚህ ደሞዝ የሚገባው በአብዛኛው ኖርማል ደሞዝ ወይም ደግሞ መሰረታዊ የደሞዝ መክፈያ ቀናችን ከሃያ አራት እስከ ሃያ ሰባት ባሉት በአንዱ ቀን ነው

በመስኮት ጎን መቀመጥ ትወዳለህ? አዎ በመስኮት ጎን መቀመጥ እወዳለሁ ምክንያቱም ለሁለት ነገሮች ነው በመስኮት ጎን መቀመጥ የምወደው አንደኛ። ጥሩ አየር የሆነ ወይም ነፋሻ አየር ለማግኘት ስል በመስኮት ጎን እቀመጣለሁ ሁለተኛው ደግሞ አካባቢውን በትክክል ለማየት እና የዱር አራዊቱን ተፈጥሮ አቀማመጡን የተፈጥሮ ሁኔታዎችን ሰዎችን ዱር እንስሳዎችን ሌሎችም ነገሮችን በትክክል ለማየት እና ለመገንዘብ ስል። በመስኮት ጎን እቀመጣለሁ ስለዚህ በዋነኛነት እነዚህን ለማግኘት ስል በመስኮት ጎን እቀመጣለሁ። ወይ ደግሞ በህዝብ ትራንስፖርት ወይም በተለያየ አካባቢ ከአንድ ቦታ ወደ ሌላ ቦታ ስንቀሳቀስ በመስኮት ጎን ካጋጠመው የመስኮት ጎን መቀመጥ ነው። የምወደው

በቡድን መስራት ትወዳለህ? አዎ እወዳለሁ በቡድን መስራት በጣም ጥሩ ነው ምክንያቱም እየተዝናኑ እየተጫወቱ ከተለያዩ ሀሳብ እያፈለቁ ከአንዱ አንዱ እየተነሳው እየተጫወቱ ከስራ ባልደረባ ጋር በመሆን የቡድን ስራ እወደለሁ። ስለዚህ የቡድን ስራ በአብዛኛው የተለያየ ግጭቶችም ሊኖሩት ይችላሉ በማንኛነት ስለዚህ። የቡድን ስራ ከምንም በላይ እወዳለሁኝ አብረው በመስራት ጥሩ ነገር ብዙ ነገር ይገኛል።

የመንገድህን ስም ታውቃለህ? አዎ አውቃለሁኝ። የመንገድህን ስም ወደ በሁለት መልኩ ላየው እችላለሁ ይሄንን አንደኛው ቀተ ከሆነ ቦታ ወደ ሌላ ቦታ ስሄድ ከሆነ የምሄድበትን የምዳረስበትን ለምን እንደምሄድ ምን ለማደርግ እንደሆነ አውቃለሁ። ሁለተኛው ከአላማ ጋር የተያያዘ ከሆነ አውቃለሁ ምክንያቱም ያአላማዬ ምን እንደሆነ የት እንደሚያደርሰኝ ምን እንደምሰራ። በምን መልኩ ሄጄ ምን አድርጌ እንደምደርስ ስለማውቀው የመንገዴን አላማ አውቃለሁ። ስለዚህ የመንገዴን ስም አውቀዋለሁ

በእጅ የሚሰራ ስራ ታደርጋለህ? አዎ አልፎ አልፎ በእጅ የሚሰራ ስራ አደርጋለሁ በእጅ የሚሰራ ስራ ለምሳሌ እንደዚህ የሹራብ ስራ ሊሆን ይችላል ዳንቴል ስራ ሊሆን ይችላል የተለያዩ መገጣጠም ስራዎች ሊሆን ይችላሉ እነዛን እሰራለሁኝ። ከዛ ባለፈ እንደዚህ የሽመና ስራ አይነት ነገር ከሆነ የሽመና ስራ አልሰራም ምክንያቱም እኔ እሱን አልችልም። ይኸው በሽመና ስራ የተሰሩ ስራዎችን መልበስ ወይም ደግሞ በጣም ዘይታም የዚህ ጥበብ ውጤት ስለሆኑ እወዳቸዋለሁ። አክብራቸዋለሁ ከዛ ባለፈ ግን እንደዚህ የሚሰራሩ ስራዎችን በቀላሉ በእጅ የሚሰራሩ የሚጠጋገሩ ስራዎችን እሰራለሁ።

በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ ምክንያቱም ስለ አንዳንድ ነገር ህብረተሰብ በተሰበሰበ ወይም ህዝብ በተሰበሰበበት የሰራ ባልደረባም ልሆን ይችላል ማህበረሰብም ይሆንሻል። ሌላ አካላትም ይሆን ይችላል እሱ በተሰበሰቡበት ላይ ስለሚመለከተኝ የሚያስፈልገኝ ወይም ደግሞ መናገር ያለብኝ ጉዳይ ከሆነ የቅድም መናገር ጫለውኝ ስለዚህ በአደባባይ መናገር ችግር የለብኝም። ያቅሜ የምችለውን ሁሉን ነገር የአደባባይ ስራ ወይም አደባባይ መናገር ፍርሃትም ይሁን ወይም ድሎች ውጪ የለብኝም። ያስፈልገኛል ይሆናል ወይም ደግሞ እሰራለሁ ወይም ደግሞ ይጠቅመኛል ብዬ ካሰብኩኝ የአደባባይ መናገር እችላለሁ

ማር ትወዳለህ አዎ ማር በጣም ነው የምወደው ምክንያቱም ማር ከተለያዩ ነገሮች የተለየዩ በሽታ ተከላካይ ነው ከጣዕሙም አንፃር ይሁን ከሌሎችም እንደዚህ ብዙ ነገሮችን ከሚል ማር እወዳለሁኝ። ማር ምወድ ምክንያቱም ለጤናዬም እንችላለን ለሰውነት ጥራትም ልሆን ይችላል ለስፖርታዊ እንቅስቃሴም ይሁን ለተለያዩ ጤናዎችም ተለያዩ ነገሮች እወዳለሁ። ስለዚህ ማርም ለብቻውም እመገባለሁኝ ከሌሎች ከዳቦ ጋር እና ከተለያዩ ሙዝ ጋር በማድረግም ማርን እወዳለሁ እጠቀማለሁ። ስለዚህ በአጠቃላይ ማር እወዳለሁ

የምትወደው እንስሳ ምንድነው? የምወደው እንስሳ ውሻ ነው። ውሻ እወዳለሁ ምክንያቱም ውሻ ታማኝ ነው ቤት ጠባቂ ነው። አብሮ ይጓዛል የተለያዩ ነገሮችን ከሌሎች ከሰውም ባልተናነሰ መልኩ እኔን ይጠብቀኛል ይንከባከበኛል። ስለዚህ ውሻን አምጣ አምርሬ ከሌሎች እንስሳቶች በሙሉ ወይም ከቤት እንስሳት በተሻለ ውሻን እወዳለሁኝ።

ምን አይነት ቦርሳ ትጠቀማለህ? ቦርሳ ምጠቀመው ሳሳ ያለ በጀርባ በቀላሉ ሊድንቀሳቀስ የሚችል ቦርሳዎችን እወዳለሁኝ። በከለር አንፃር ከሆነ ጠቆር ያለ ከለር ወይም ደግሞ በጣም ብዙም ጥቁር ያልሆነ ቦግ ያለ የቡኒ ብላክ አይነት ነገር እወዳለሁኝ ስለዚህ ከየጀርባ ባግ ወይም የተለያዩ ቀለል ያሎቹን በትንሹ ትንንሽ ነገሮችን ሊይዝልኝ የሚችለውን የቦርሳ ባጎች እጠቀማለሁኝ እወዳለሁ

ሰዎችን እንዴት ታስተዋውቃለህ? ሰዎችን እማስተዋውቀው በተለያዩ መልኩ ነው ለምሳሌ ተመሳሳይ እድሜ ላይ ያሉ ሰዎች ከሆኑና አንደኛው ወገን ሌላውን የማያውቀው ከሆነ መጀመሪያ ሰላምታ ከሰጠው በኋላ ስማቸውን በመናገር የዛንም የዝህኛውንም የተዋወቅንም የሚታወቀውንም አካል ስም በመናገር እከሌ ይባላል እከሌ ይባላል በማለት እረስታውቃለሁኝ። ስለዝህ እነሱን በእንትግል እነ ስማቸውን ከተዋወቁ ከዛ በመቀጠል ሙያቸውን ምን እንደሚሰሩ እንደሚያደርጉ። የት እንደሚኖሩ። እድሜያቸው ስንት ሆኖ እንደሆነ እያንዳንዳቸውን በትክክል ለአንዱን ስለአንዱ ለሌላው እየተናገርኩ ማስተዋወቅ እችላለሁ

ምን ያህል ጊዜ መጽሐፍ ታነባለህ? ያው መጽሐፍ አንዲት መጽሐፍ ከጀመርኩኝ በተለይ ልቦለድም ከሆነ የሳይኮሎጂ መጽሐፍት የስነ ልቦና መጽሐፍ ከሆነ የጤና መጽሐፍ ከሆነ ወይም የመማሪያ መማር ማስተማሪያ መጽሐፍ ከሆነ ወይም የተለያዩ መጽሐፍት ከሆኑ ስለ ምግብ ነክ የሚያወሩ ከሆነ በሚያስፈልገኝ ሰዓት ረዘም ላለ ጊዜ አወራለሁኝ ግን በቀን ወይም ደግሞ አነባለሁ በተለይ እንደዚህ ይሄን ያህል ጊዜ ፕሮግራም ይዤ ወይም እቅድ ይዤ መጽሐፍትን በተከታታይ አላነብም። የልብ ወለድ አይነት መጽሐፍ ከሆነ ልብ ወለድ ስንትም ገጽ ይሁን መቶም ይሁን አንድ ሺህ ገጽ እስኩን እስከምጨርስ በተከታታይ ቀንም ማታም ብዬ አነባለሁኝ ምክንያቱም ታሪኩ መሳጭ ስለሚሆን ታሪኩን እስከምጨርስ ስለሚያጓጓ የለም መጨረስ ስለሚያጓጓኝ ያን በተከታታይ ያለ ገደብ አነባለሁኝ። ሌሎች የትምህርታዊ ነክ መጽሐፍት ከሆኑ ግን በሚያስፈልጉኝን በርዕስ እየፈለኩኝ እየመራረጥኩኝ አነባለሁኝ ከዛ ባለፈ ይሄን ያህል በቀን በዚህ ጊዜ መጽሐፍ ፕሮግራሜ የማነብበት የለኝም።

የስልክ ካሜራ ትጠቀማለህ? አዎ የስልክ ካሜራ እጠቀማለሁ። በአብዛኛው ስልክ ስገዛ ባም በመጀመሪያ እማየው የስልኩን የካሜራ ጥራት ነው ካሜራው ምን ያክል በፈለግኩት ሳይዝ ወይም ደግሞ የፈልኩትን መጠን ወይም ደግሞ ጥርት ባለ ምስል ይሰጠኛል ወይ አይሰጠኝም የሚለውን አይቼ ነው መጀመሪያ ስልክ እምገዛው ምክንያቱም የሱ ካሜራ ስለምጠቀም በሰርግ ጊዜ፣ በበዓል ጊዜ፣ በአንዳንድ ጉብኝት ጊዜ፣ የተለያዩ በማያቸው አካባቢዎችን ስልኬ ላይ ፎቶ ስለማስቀር ለማስታወሻነት እጠቀማለሁኝ። ስለዚህ የስልክ ካሜራ በብዛት አስጣ አጠቀማለሁ ምክንያቱም ስልክ ካሜራ የምጠቀመው ምንድነው የተለያዩ የፎቶዎችን፣ ማስታወሻዎችን፣ የት የተለያዩ በተጓዝኩበት ሰዓት ማገኛቸውን አዲስ አጋጣሚዎች አዲስ ነገሮች የተለያዩ ዶክመንቶችንም ይሆን ይችላል በቀላሉ ልይዛቸው የማልችላቸውን ነገሮች በስልኬ ካሜራ በመያዝ እጠቀማለሁ፣ ስለዚህ የስልክ ካሜራ አብዝቼም እጠቀማለሁ ማለት ነው።

የቤት እንስሳ አለህ የቤት እንስሳ የለኝም። የቤት እንስሳ መራባቸው የለኝም። ድሮ ሀገር ቤትህም ገጠር ቤተሰብ ጋር እያለሁኝ ግን የቤት እንስሳ ብዙ ነበሩ ለምሳሌ እንደ በግ ፍየል አህያ በቅሎ ፈረስ ከላሞች የቀንዲ ከብቶች እንደ ፍየል የመሳሰሉት ዶሮንም ጨምሮ አሉ። የቤት እንስሳ አብዛኛው እንደዚህ ከውሻና ድመት በተጨማሪ እነዚህ ለጥቅም ስጋቸው የሚበላ ቆዳቸው የሚያገለግልና የፀጉራቸውም ለተለያይ ነገር የሚያገለግሉ የቤት እንስሳዎች ነበሩን። አሁን ግን ለዚህ በከተማ አካባቢ ስለምኖር የቤት እንስሳዊ ምንም አይነት ድመትም የለኝም ውሻም

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ በአንድ ጊዜ ብዙ ስራዎችን ማስተናገድ አልችልም። ምክንያቱም አንደኛውን አስጨርሼ ወደ ሌላው ነው በየትኛው ይቀድማል የትኛው አይቀድምም የሚለውን በማሰብ መጀመሪያ እቅድ በማውጣት በቅደም ተከትል የስራዎችን ቅድም ተከተል በማስቀመጥ በወረቀት ላይ መዝግቤ የትኛውን ሰርቼ የትኛውን እሰራለሁ። ከዛ በኋላ በሰአት እና በደቂቃ ወይም ደግሞ እንዲሁም በቀናት ከፋፍዬ አንዱን ከጨረስኩ በኋላ ወደ ሌላው እሄዳለሁ። እንጂ በአንድ ጊዜ የተለያዩ ስራዎችን በአንድ ጊዜ መስራት አልችልም። እኔ እዚህ ተፈጥሮም አቅሙም የለኝም። ምክንያቱም በቅደም ተከተል ነው የምሰራቸው ስራዎችን የትኛው ይቀድማል የትኛው አይቀድምም በሚል እቅድ በማውጣት።

ሾርባ ትወዳለህ አዎ ሾርባ በጣም ነው የምወደው አሁን በእኛ አካባቢ የሚሰሩ ሁለት አይነት ሾርባዎች አሉ። የአትክልት ሾርባ እና የስጋ በስጋ ወይም ከአጥንት ከቅልጥም የሚሰሩ ሾርባዎች አሉ ስለዚህ። ከአትክልት ሾርባ የሚሰሩ በጣም እወዳለሁኝ ማታ ማታ በተለይ ወደ መክሰስ ሰዓት ላይ የምወዳቸው የሾርባ አይነቶች ናቸው። ያኛው ግን በስጋ መልኩ ወይም ተስጋ የሚዘጋጀው አጥንት ወይም ቅልጥሞችን በመከሳከስ ወይም አጥንትን በመከስከስ የሚሰራ ሾርባ ነው። እሱ በተለይ ለሰውነት መጠገኛ ለተለያዩ እንትኖች ያገለግላል። ያ አትክልት ሾርባ ግን ያው ብዙ ጊዜ ከተለያዩ አትክልቶች መኮረኒ ሩዝንም እንዴ ጎመን ጠቅል ጎመን የመሳሰሉትን የአትክልቶችን በመጨማመር የሚዘጋጅ ነው። ስለዚህ ይሄኛው ደግሞ ለውስጥ ጤንነት ለሆድ ድርቀት እና ለተለያዩ እንትኖች ያገለግላል። ስለዚህ በአጠቃላይ ሁለቱንም አይነት ሾርባ እወዳለሁ

በየትኛው ቀን ወደ ገበያ ትሄዳለህ? በገበያ በእኛ ሀገር ገበያ በአብዛኛው እኔ ባለሁበት አካባቢ ገበያ ቅዳሜና ማስከኞ ነው። ስለዚህ ማስከኞ ቀለል ያሉ ነገሮች ብዙ ጊዜ በጣም አነስ ያሉ ነገሮች ለዕለታዊ ፍጆታ የሚውሉ እቃዎች እና የአትክልት አትክልቶች ወይም ሌሎችም ነገሮች ይገኛሉ። ዋናው ገበያችን ግን ቅዳሜ ነው። ቅዳሜ ብዙ ጊዜ ብዙ ነገር ሁሉ ነገር ይገኛል ከተለያየ የሀገሪቱ አቅጣጫ እየመጡ የሚሸጡም ይኖራሉ የሚገዙም ይኖራሉ። ስለዝህ ብዙ ነገሮችን የገበያ ምርቶችን የምናገኘው በቅዳሜ ቀን ነው። ስለዝህ በአብዛኛው ሁሉንም እቃዎች ወይም ደግሞ እምፈልገውን ነገር እማገኘው ቅዳሜ ቀን ስለሆነ ባሉት ከቀናት ውስጥ ወይም ደግሞ ካሉት ከሁለቱ ቀን የገበያ ቀኖች ወደ ገበያ የምሄደው ቅዳሜ ቀን ነው

ግጭቶችን ማስተካከል ትችላለህ? አዎ እችላለሁ። በተለይ ግጭቶች አሁን ከእኔ ከጓደኛ ጋር ሊከሰት ይችላል። ከስራ ባልደረባ ጋር ሊከሰት ይችላል። ከጎረቤት ጋር ሊከሰት ይችላል። ከልጆች ጋር ሊከሰት ይችላል። ስለዚህ ችግሩን በትክክል በማጤንና በመረዳት ችግሩ ማን እንደፈጠረው ምን እዳደረገው በትክክል በመረዳት ችግሮችን ወይም ግጭቶችን ማስተካከል እችላለሁኝ። ስለዚህ ከችግሩ ከመነሻው ጀምሬ አንተም ተው አንቺም ተይ አንተም ተው በማለት መሃል ላይ በመሆን በሁለቶቹን ነገር በማግባባት ችግሮችን ወይም ግጭቶችን ማስተካከል እችላለሁኝ።

ትምህርት ቤት ትምህርት ቤት ማለት ልጆች ወይም ህፃናት ወይም ደግሞ ጎልማሶች የሚማሩበት የተለያየ ስለወደፊቱ ስለራሳቸው ስለሀገራቸው የሚያውቁበት ተቋም ነው። ይሄ ተቋም ትምህርት ቤት ይባላል ስለዚህ ትምህርት ቤት በየደረጃው የመጀመሪያ ደረጃ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ሶስተኛ ደረጃ ትምህርት ቤትም እየተባለ ሊል ይችላል። ስለዚህ የእያንዳንዱ ትምህርት ቤት የራሳቸውን ሀገራቸውን ማህበራሰባቸዉን አኗኗራቸውን የሚያውቁበትና የሚማሩበት ወደተሻለ ህይወት እንዲሄዱ የሚያደርግበት ወይም ደግሞ የሚያደርጉበትን መንገዶች የሚያገኙበት ትምህርት ቤት ይባላል።

ትርፍ ትርፍ ማለት አንድ ሰው ስራ ሰርቶ ወይም ደግሞ አንድ ነጋዴ ያወጣውን ወጪ ከወጣው ወጪ በተጨማሪ የሚሸጠውን የሚያገኘው ትርፍ ነው። ለምሳሌ አንድ ነጋዴ አምስት መቶ ብር የገዛውን ስድስት መቶ ቢሸጥ መቶ ብር ትርፍ አለው ማለት ነው። ስለዚህ ይቺ ታወጣው ወጪ ተጨማሪ የምትገኘው መቶ ብር ትርፍ ተብላ ትጠራለች። ስለዚህ ትርፍ ማለት ከሚያገኘው ከወጣው ወጪ በተጨማሪ የሚኖረው ተጨማሪ ገንዘብ ነው ማለት ነው

አሳ። አሳ የሚባለው በባህር ውስጥ የሚኖር የባህር እንሳ ነው ወይም ደግሞ በባህር ውስጥ የሚኖር እሳቢ ነው ስለዚህ ለሰው ልጅ በጣም እጅግ አስፈላጊ የሆነ ፍጡር ነው። ያም ምንድነው? ለቪታሚን ዲ ንጥረ ነገር የምናገኘው ከአሳ ነው። ስለዚህ ከፀሀይ በምናገኘው በተጨማሪ አሳን በመመገብ ቪታታሚን ዲን በቀጥታ ማግኘት እንችላለን። ስለዚህ ለተ ህፃናት እና ለነፍሰ ጡሮች እጅግ ተመራጭና ተጠቃሚ የሆነ ምግብ ነው። ስለዚህ አሳ በባህር ውስጥ የሚኖር ፍጡር ነው።

እቅድ እቅድ ማለት አንድን ስራ ከየት ተነስቶ የት እንደሚደርስ ምን እንደሚያስገኝ እንዴት እንደሚያዋጣ በምን መልኩ እንደሚሄድ የምናቅድበት እቅድ ነው። ስለዚህ ይሄን እቅድ በየትና በምን መልኩ የምናሳካው ምን እንደሚገጥመን ችግሮችስ ቢያጋጥሙን እንዴት መፍታት እንደምንችል የምናይበት የምናሳይበት በሰነድ መልኩም ይሁን በሀሳብ መልኩ የሚቀመጥ ነው። እቅድ የምንለው በዚህ መልኩ ነው

መጠጣት መጠጣት ለሚለው በሁለት መልኩ ልናየው እንችላለን አንደኛው ውሃ መጠጣት ሲሆን ሁለተኛው ደግሞ አልኮል ነገሮችን መጠጣት ሊሆን ይችላል። ስለዚህ ውሃ መጠጣት በተለይ ጠዋት ጠዋት አንድ ቢያንስ እስከ ሁለት ሊትር መጠጣት ለጤና ጥሩ ነው። ስለዚህ መጠጣት የሚለው ቃል በዚህ መልኩ በውሃ ይገለጻል። መጠጣት የምንለው አልኮል ነክ ከሆነ ደግሞ። የተለያዩ የአልኮል አይነቶችን ቢራ ሊሆን ይችላል ድራፍት ሊሆን ይችላል አረቄ ሊሆን ይችላል እንዲህ ባለ መጠጥ ጠላም ሊሆን ይችላል ሌሎችን ነገሮች ለመዝናኛነት እና ሰዎችን ለማስተሳሰብ የምንጠቀማቸው መጠጦች ናቸው። ስለዚህ መጠጥ የምንጠጣት የምንለው በእነዚህ መልኩ ወደ ሰውነት ፈሳሽ ነገሮችን ማስገባት ነው

አዘምን አዘምን ማለት አንድ ነገር ከነበረበት ወደ ተሻለ ወደ ጥሩ ውጤት በሚሰጥም ወይም ደግሞ የተሻለ ደረጃ ላይ እንዲደርስ ማድረግ ነው። ስለዚህ የነበረበትን ትቶ ወይም ደግሞ የነበረበትን ኋላ ቀርቶ የውዴት የተሻለ እና የተሻለ ምርት እንዲሰጥ ወይም ደግሞ የተሻለ እንቅስቃሴ እንዲኖረው የምናደርግበት ዘዴ ነው።

የስራ ባልደረባ የስራ ባልደረባ ማለት በአንድ መስሪያ ቤት የሚገኙ ተመሳሳይ ስራ ወይም ደግሞ በአንድ ግሩፕ ውስጥ ወይም ደግሞ በአንድ መስሪያ ቤት የምንገኝ የሰዎች ስብስብ ነው። ስለዚህ የዛ ሰራተኛ በአንድ መስሪያ ቤት ውስጥ የሚገኙ ሰራተኞች በሙሉ የስራ ባልደረባ ይባላሉ። የስራ ባልደረባ ማለት እዚህ አንድን ስራ በተለያየ ቡድን ሆኖ ወይም በተለያየ አቅጣጫ ሆኖ የዛን ስራ መስሪያ ቤት አላማ እቅድ ወደፊት ሊያሳልጡ የሚችሉ ሰራተኞች በሙሉ የስራ ባልደረባ ናቸው።

እጅ ማለት እጅ ለሰው ልጅ ብቻ የሚያገለግል ሲሆን አንድ እቃ ከሌላ ቦታ ወደ ከአንድ ቦታ ወደ ሌላ ቦታ የሚያገለግል እጅ ይባላል። እጅ ማለት በሰው ልጅ በተለይ ብዙ ጥቅሞች ይሰጣል ምግብም የምንበላበት እቃን የምናነሳበት ስራን የምንሰራበት የምንጽፍበት። የተለያዩ ችግሮች ቢያጋጥሙት የምንከላከልበት እጅ ይባላል። ስለዚህ እጅ ለሰው ልጅ ብቻ የሚያገለግል ፍጡር ወይም ደግሞ የሰውነት አካል ክፍል ነው

ንፋስ ንፋስ ማለት ከ በተፈጥሮ ከአንድ ቦታ ወደ አንድ ቦታ ለአይን የማይታይ የሚንቀሳቀስ አካል ነው። ንፋስ የምንለው ነገር መኖሩን የምናውቀው በሚያደርገው ሌሎችንም በሚያንቀሳቅሳቸው ዛፍም ሊሆን ይችላል ሌሎች ነገሮችም ሊሆን ይችላሉ በሚያንቀሳቅሳቸው ነገሮች ነው። ስለዚህ ንፋስ ከአንድ አቅጣጫ ወደ ሌላ አቅጣጫ ሊነፍስ ይችላል። ይሄም ከደቡባዊ ንፋስ ሊባል ይችላል ከደቡብ ወደ ሰሜን ደቡባዊ ንፋስ መነሻውን መሰረት ማድረግ ምስራቃዊ ንፋስ። ምዕራባዊ ንፋስ ምስራቃዊ ንፋስ ብለን እንጠራው እንችላለን። ስለዚህ ንፋስ ማለት በአይን የማይታይ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስ ነው

ሪፖርት? ሪፖርት ማለት አንድ የተሰራን ስራ ወይም ደግሞ ምን እንዲያጋጥመህ ምን እንዴት እንደተሰራ ምን መደረግ እንዳለበት ምን እንደሆነ ወደፊት? ምንም እንቅስቃሴ ማድረግ ምንድነው ለሌላ አካል መግለጽ ነው። ስለዚህ ሪፖርት ማለት አንድ ነገር? የተሰራውንም ስራ አድንሻል ጥሩ ሊሆን ይችላል መጥፎም ስራ ሊሆን ይችላል ምን መደረግ እንዳለበት እንዴት እንደተሰራ እንዴት እንደተደረገ። ለሌሎች የምናስረዳበት መንገድ ነው

ንግድ ንግድ የምንለው አንድን እቃ ከሌላ ቦታ በማምጣት እጥረት ወዳለበት አካባቢ መውሰድ በገዛበት ዋጋ በተሻለ ዋጋ የሚሸጥበት ነው። ስለዚህ አንዱን ቦታ ወደ ሌላ ቦታ በማንቀሳቀስ የተሻለ ገቢ ወይም የተሻለ ብር ለማግኘት ወይም ደግሞ ትርፍ ለማግኘት የምንንቀሳቀስበት ምክንያት ነው። ለምሳሌ እዚህ ጋር የጤፍ ጤፍ ካለ ጤፍ ወደሌለበት ጤፍን በመውሰድ በዝቅ ከገዛንበት ሌላ ቦታ በመውሰድ በተሻለ ብር የምንሸጥበት አይነት መንገድ ንግድ ይባላል

ምን ምን የሚለው ምን ያልገባንን ነገር ለመግለጽ ስምን እንፈልግ ምን ለምሳሌ አንድ ነገር በትክክል የሰማነው ወይም ደግሞ የተረዳነው ካልሆነ ምን ነበር ብለን ወይም ምን ብለን እንጠይቃለን? ስለዚህ ምን የሚለው ቃል የአማርኛ ቃል መጠየቂያ ወይም ደግሞ የመጠየቅ መጠየቂያ ያውቃል ነው። ስለዚህ የማንረዳውን በትክክል ያልተረዳነውን እንዲያስረዱን ስንፈልግ ምን ብለን ለዘርዛር ወይም ደግሞ ላስረጅው አካል እንጠይቅና ድጋሜ ምን እንደም በትክክል የሚያስረዳባትን መንገድ አመጣች አለ

ሰርዝ ሰርዝ የሚለው ሁለት እንትን ትርጉም ሊኖረው ይችላል ለምሳሌ የጻፍነውን ነገር ወይም ደግሞ በትክክል ስዕልም ሊሆን ይችላል ጽሁፉም ሊሆን ይችላል የምንፈልገው አይነት ነገር ካልሆነ ልንሰርዝ ወይም ሰርዝ ልንል እንችላለን። ሁለተኛው ነገር ደግሞ ቀጠሮም ሊሆን ይችላል የተለያዩ ነገሮችን። በቀን በእቅድ ያስቀመጥነውን ነገር። በትክክል ካላስቀመጥን ካልፈለግነው ልንሰርዝ እንችላለን። ስለዚህ ሰርዝ የሚለው ቃል። የነበረውን ወይም ደግሞ ያስቀመጥነውን ነገር ማጥፋት ነው

ቀይ ሽንኩርት ቀይ ሽንኩርት የምንለው አንድ የአትክልት አይነት ዝርያ ሲሆን ለወጥ ማጣፈጫ ለተለያዩ ቅመማ ቅመሞች ለሽንኩርትም ለበርበሬም መቀመሚያ ለሽሮ መቀመሚያ እንዲሁም ለወጥ ማጣፈጫ የምንጠቀምበት ነው። ቀይ ሽንኩርት ማለት በከለሩ ቀይ የሆነ ሲሆን። ከአትክልት ዝርያዎች የሚመደብ ነው ስለዚህ የአንዱን በቅመማ ቅመምነት የምንጠቀምበት አንዱ የእያ አትክልት ዝርያ ነው

አውሮፕላን አውሮፕላን የምንለው በሰማይ ላይ የሚሄድ ተንቀሳቃሽ ወይም በራሪ አካላት ነው። ስለዚህ የዘመኑ ያፈራው ቴክኖሎጂ ሲሆን አንዱ ከቦታ ቦታ የመጓጓዣ የትራንስፖርት አይነት ሲሆን በጣም ፈጣንና ቀልጣፋ የሆነ የትራንስፖርት አገልግሎት የሚሰጥ ነው። ስለዛ አውሮፕላን የምንለው ከሰማይ በሰማይ ላይ የሚበር የትራንስፖርት አይነት ነው።

ምግብ ቤት ምግብ ቤት የምንለው የተለያዩ የምግብ አይነቶች የሚሸጥበት ወይም ደግሞ ለንግድ የሚቀመጥበት ቦታ ነው። ስለዚህ ምግብ ቤት የምንለው ምግብ ቤት ምግብ ቤት የምንለው የተለያዩ የምግብ አይነቶች የሚሸጥበት። ወይም ደግሞ ለንግድ የሚቀመጥበት ቦታ ነው። ስለዚህ ምግብ ቤት የምንለው የተለያዩ አይነት የምግብ አይነቶች የሚገኙበት ቤት ነው

እሁድ እሁድ የምንለው ከሰባቱ ቀናት የመጀመሪያው ቀን ነው። ስለዚህ የሰንበት ቀን ወይም ደግሞ የእረፍት ቀን ወይም የበአል ቀን ነው። ስለዚህ ከሰኞ እስከ አርብ ወይም እስከ ቅዳሜ ተሰርቶ እሁድ እናርፋለን። ስለዚህ እሁድ ማለት የመጀመሪያው ቀን ወይም ደግሞ የእረፍት ቀናችን ነው። ሰኞ ማስከኞ ሮብ ሀሙስ አርብ ቅዳሜ እሁድ እሁድ የሚባለው ስለዚህ አንድ ስራ ተሰርቶ ወደ እረፍት የምናደርግበት ወይም ደግሞ ራሳችን ልብሶችም የሆኑ የተለያዩ ነገሮችን እረፍት ወስደን እቃችንን እምናስተካክልበት ስራ የማንገባበት ቀን ነው።

የይለፍ ቃል የይለፍ ቃል ማለት አንድ የራሳችንን ደህንነት ለመጠበቅ ስንል የምንጠቀመው ቃል ነው። ስለዚህ ወደ ኢሜላችንም ሊሆን ይችላል ፌስቡክም ሊሆን ይችላል ቴሌግራምም ሊሆን ይችላል። የተለያዩ የራሳችን የሆነ የድህነት ሲስተም ለመከልከል ወይም ደግሞ የተለያየ የሳይበር ጥቃትን ለመከላከል የምናስቀምጠው የይለፍ ቃል ይባላል። ስለዚህ የይለፍ ቃላችን የኛን የውስጥ ደህንነት መረጃችንን እና ሌሎች ዶክመንቶችንም ይሁን የተለያዩ እንትኖችን ሌሎች ሰዎችን በቀላሉ እንዳያገኙት የሚከላከል ቃል ነው

ቀዝቃዛ ቀዝቃዛ የምንለው ከሞቃት በተቃራኒ የሚቀመጥ ሲሆን በተለያዩ ሰውነታችንን ወይም ደግሞ ቀዝቃዛ ያለ ነገር በሁለት መልኩ ሊናየው ይችላል አንደኛው ቀዝቃዛ አካባቢው ሲሆን ሁለተኛው ደግሞ ቀዝቃዛ ሊሆን ይችላል። ስለዚህ ከምግብ አንፃር ካየነው ቀዝቃዛ ማለት ነው ሞቃት ያልሆነ ተተበሰለ የቆየ ማለት ነው። ወይም ደግሞ በቀላሉ የቀዘቀዘ ማለት ነው። ስለዝህ ከአካባቢ ስለሆነ ደግሞ በጣም በረዶማ አካባቢ ወይም ደግሞ ሙቀት ያልሆነ አካባቢ እንደማለት ነው

ብርቱካን ብርቱካን የምንለው ከፍራፍሬ አይነቶች አንዱ ሲሆን በጣም ጣፋጭና ለጤና ተስማሚ የሆነ የአትክልት አይነት ነው። ብርቱካን በአብዛኛው በበረሃማ አካባቢ እና በየትኛውም በአለማችን ክፍል የሚገኝ የአትክልት ዝርያ ሲሆን አብዛኛውን ለጤና ተጠቃሚና የሚመከር ነው። ስለዛ አሲዲ ካሲዲ የሚባል ሰውነታችንን ጭንቋት ጠቃሚ የሆነ ምግብ ለመፈጨት የሚያገለግል አሲድ ያመነጫል። ስለዚህ ለጤና የሚመከር ጠዋት ጠዋት በተለይ በባዶ ወር ብዙ ጊዜ የሚወሰድ የሚመከር። የአትክልት አይነት ነው

ፍራፍሬ ፍራፍሬ የምንለው ከተለያዩ የአትክ ፍራፍሬዎች አይነቶች አሉ ለጤናችን በጣም የሚመከሩ እና አስፈላጊ የሆኑ የእጽዋት ዝርያዎች ናቸው። ከነዚህም ከፍራፍሬ መደብ የሚመደቡ እንዴ ፓፓያ ሙዝ ብርቱካን ሎሚ መንደሪን የመሳሰሉት እነዚህ ነገሮች ለጤናችን የሚመከሩ የፍራፍሬ አይነቶች ናቸው። ስለዚህ ፍራፍሬ ማለት ከእጽዋት የሚገኝ የተለያዩ ለጤናችን ጠቃሚና ተስማሚ የሆኑ በተለይ በባዶ ሆዳችን እና ለ በተ ህመም ወቅት ብንመገባቸው እጅግ አስፈላጊ የተለያዩ ንጥሩ ነገሮችን ሊሰጡ የሚችሉ የፍራፍሬ አይነቶች ናቸው

ስትራቴጂ ስትራቴጂ ማለት አንዱን የተወሰነ ግብ ለመድረስ የሚዘጋጅ የረጅም ጊዜ እቅድና መንገድ ነው። ግቡን ለማሳካት ምን እንደሚደረግ መቼ እንዴት በማን እንደሚፈጸም ይገልጻል። በቀላሉ ምን ምን መድረስ እንፈልጋለን ወደዚያ ግብ እንዴት እንደርሳለን በየቀኑ ወይም በአጭር ጊዜ የሚወስዱ እርምጃዎችስ ምንድን ናቸው? የሚሉትን በቀላሉ የምናስቀምጥበት ስትራቴጂ ይባላል። ለምሳሌ ትምህርት የፈተና ስኬት ስትራቴጂ። የገበያ በመያዝ ስትራቴጂ ዋጋ ጥራት ማስታወቂያ ሰልፍ መከላከያ ድል ለማግኘት የረጅም ጊዜ እቅድ በአጠቃላይ ገለጻ። ስትራቴጂ ማለት ግብ ለማሳካት የሚመራ የረጅም ጊዜ እቅድ ነው

ደቂቃ ደቂቃ ማለት አንድ ነገር የጊዜ መለኪያ ነው አንድ ደቂቃ በ ስልሳ ደቂቃ አንድ ሰዓት ሲሆን። በደንብ ሲሆን ደግሞ ወይም ደግሞ ስልሳ ሰከንድ አንድ ደቂቃ ይባላል ስለዚህ ደቂቃ ማለት በአጭሩ የአንድን ሰዓት ወይም ደግሞ የጊዜን መጠን የምንለካበት አነስተኛ ወይም ሁለተኛው የሰዓት መለኪያ ነው። ምክንያቱም የመጀመሪያው ሰከንድ ሲሆን ሁለተኛው ደቂቃ ሶስተኛው ሰዓት ነው። ስለዚህ በአጭሩ ደቂቃ ማለት ጊዜን የምንለካበት መጠን ነው

ቀኝ ቀኝ ማለት በሁለት መንገድ ልናየው እንችላለን። አንደኛው የሰውነታችን ክፍል በቀኝ ሳይድ በቀኙ ጎናችን በኩል ያለውን የእጃችን ክፍል ሲሆንም የሰውነት ክፍል ሊሆን ይችላል። በሌላ በኩል ደግሞ ቀኝ የምንለው ነገር ሁሉ ነገር የተሳካልን የተመቸ ምቹ የሆነ የተመቻቸ ለማለት ሊሆን ይችላል ስለዚህ የተመቸ ነው ወይም ጥሩ የሆነን ነገር ቀኝ ልንለው እንችላለን። በሌላ አባባል ጥሬ ቃሉ ቀኝ የምንለው በግራ እጃችን በተቃራኒ ያለውን ቀኝ እጃችንን ሊሆን ይችላል ስለዚህ ቀኝ ብለን የምንጠራው

ሰባት ሰባት ማለት በአማርኛ አቆጣጠር ከአንድ ሰባተኛው ላይ የምትገኝ ናት። ወይም ደግሞ ከአንድ እስከ አንድ ሁለት ሶስት አራት አምስት ስድስት ሰባት ተብሎ ይጠራል። ስለዚህ ሰባት ማለት የአንድ የቁጥር መቁጠሪያ ቁጥር ናት። ስለዚህ በእኛ አቆጣጠር ወይም ደግሞ በመሰረታዊ ሂሳብ ስሌት ከአንድ እስከ ሰባት ወይም ደግሞ ሰባትን የመጨረሻዋ ወይም ስድስተኛ ፊደል ወይም ሰባተኛ ቁጥር አድርጎ የማንጠራት ነው

አያት አያት የምንለው የእናት እናት ወይም የእናት አባት ወይም የአባት አባት ወይም የአባት እናት እንችላለን። ስለዚህ አያት የምንለው የቅድመ አያት ከ የኔ የአባቴ እናት ወይም የአባቴ አባት ወይም ደግሞ የእናቴ እናት ወይም የእናቴ አባት ሊሆን ይችላል ስለዛ አያት የምንለው። የኔ ሶስተኛ ትውልድ ነው ማለት ነው

የተጠቃሚ ስም የተጠቃሚ ስም ማለት አንድ ነገር የሚጠቀም ወይም ደግሞ የደንበኛ ስም ማለት ነው። ስለዚህ የተጠቃሚ ስም ማለት ተጠቃሚ አንድን ነገር ሲወስድ ወይም ሲጠቀም ወይም ሲያደርግ የሱ ስም ማነው ነው? ስለዚህ ስሙን ለማወቅ ተጠቃሚውን ወይም ደግሞ የአንድም ሁለትም ሊሆን ይችላል። ስለዚህ አንድን ነገር በተለይ የተጠቃሚ ሲባል በብዙ መልኩ ሊታይ ይችላል ኤች አይ ቪ ተጠቃሚ ሊሆን ይችላል የሌሎች የጥቅማ ጥቅም የመንግስት ፈንድ ሊሆን ይችላል። የማህበራዊ ጉዳዮች ሊሆን ይችላል ስለዚህ በአጠቃላይ ተጠቃሚ ስም ማለት የተጠቃሚውን ማንነት የሚገልጽ መረጃ ማለት ነው

ትንሽ ትንሽ ማለት በሁለት ነገር ልንገልጸው እንችላለን አሁን ትንሽ የምንለው ቃል አንደኛው በመጠን ያነሰ ሊሆን ይችላል ሁለተኛ ደግሞ ከቤተሰባዊነት ወይም ከሰው ልግሎኝ በቁመትም ይሁን ከሌሎች ያነሰ ሊሆን ይችላል በእድሜ ትንሽ ልንል እንችላለን። በመጠን ትንሽ ካልን ወይም ደግሞ በቁመት ከሌሎች አነሰ ነው ስለዚህ ብዙ ያልሆነን ነገር ወይም ደግሞ በመጠኑ በቂ ያልሆነን ነገር ትንሽ እንለዋለን በእድሜ ትንሽ ከሆነ ደግሞ ወይም ደግሞ ከሁሉም ያነሰ ከሆነ ትንሽ እንለዋለን። ስለዚህ ትንሽ የሚለው ቃል ከሌሎች ያነሰ እንደማለት ነው

ክፍል ክፍል የሚለውን ቃል አሁንም በሁለት አይነት መልክ ልናየው እንችላለን። አንደኛው የተወሰነ የሰውነት ክፍል ሊሆን ይችላል የተወሰነ በአንድ በኩል የተወሰነ ቁራጭ ወስደን ወይም ደግሞ የተወሰነች አካል ወስደን የአንድ አካል ክፍል ልንለው እንችላለን። በሌላ አባባል የሆነ ክፍልን የትምህርት ክፍል ሊሆን ይችላል ደረጃ ሊሆን ይችላል። በሌላ አባባል ደግሞ ክፍል የሚለውን ቃል የምንገልጸው በምንድነው? ከአንድ ክላስ ወይም ደግሞ ከትምህርት ከአንድ ቤት ውስጥ የተወሰነውን ክፍል በመውሰድ ወይም የተሰነውን የሳሎን በመውሰድ ክፍል ልንለው እንችላለን። ስለዚህ ክፍል በተለያየ መልኩ ልንረዳው ወይም ደግሞ ልንገልጸው እንችላለን

ስምምነት ስምምነት የምንለው የአንድ ነገር ስለጋራ ጉዳይ ወይም ደግሞ የሆነን ነገር የተለያየን ነገር ወይም የተለያየ ሀሳብን ወደ አንድ ነገር በማምጣት በመስማማት የምንገልጸው ነው ስለዚህ ስምምነት ማለት አንድ ነገር ለማድረግ አንድን ነገር ለመወሰን አንድን ነገር ለመፈጸም። በጋራ በመሆን የምናወጣው ወይም ደግሞ የምናደርገው የጋራ ትብብር ማለት ነው። ስለዚህ ስምምነት ማለት አንድን ነገር ለመፍጠር ወይም ለመስራት ወይም ደግሞ ለመተው ወይም ለማድረግ። በጋራ የምንወስነው ውሳኔ ነው።

መተግበሪያ መተግበሪያ የምንለው አንድ ነገር በተለያዩ ነገር በቀላሉ ነገሮችን ሊያቅል የሚችል መፈጸሚያ ወይም መተግበሪያ እንለዋለን። ለምሳሌ አንድን ስለ መጽሐፍን በተቀላሉ እንድናነብ የምናደርግበት ወይም ደግሞ መጽሐፍን ልናወርድበት የምንችል ወይም ደግሞ የተለያዩ የኤሌክትሪካል ወይም ደግሞ ኤሌክትሮኒክስ ነገሮችን ልንጠቀም የምንችለው በኮምፒውተርም ሊሆን ይችላል። በሌላ ነገሮችን መተግበሪያ እንችላለን። ስለዚህ መተግበሪያ ማለት አንድን ነገር ሊያቃልልን ሊሰራልን ሊያቃልልን ሊያመቸን በሚችል መልኩ የተዘጋጀ መተግበሪያ ይባላል

ወንድ ማለት የአንድ እናት ወይም ከአንድ አባት የተወለደ ወይም ከእናት ብቻ የተወለደ ሊሆን ይችላል ወይም ከአባት ብቻ የተወለደ ሊሆን ይችላል። ስለዚህ ወንድ ማለት ወንድ ማለት ከአንድ አባትና እናት የተወለደ የአብራ ከፋይ ማለት ነው። ስለዚህ ወንድ ማለት ታናሽ ሊሆን ይችላል ታላቅም ሊሆን ይችላል። በሌላ አባባል ወንድም ብለን ልንጠራ እንችላለን። ምክንያቱም እንደ ወንድም የሚያሳየን የሚያደርግልን እንቅስቃሴ እንክብካቤ ሁሉ ነገር የሚንከባከበንና እንድ ወንድም የሚያደርግ አይነት ነገር መስሎ ከተሰማን ወንድም ሊሆን ይችላል። በአጠቃላይ ወንድ ማለት ከእናትና ከአባት የተወለደ ወይም ከአንድ አብራክ የተገኘ ወንድ ልጅ ማለት ነው

ቀይ ቀይ የምንለው በከለሩ ነው ከለር ቀይ የሆነ ወይም ደግሞ ጥቁር ያልሆነ የጥቁር ተቃራኒ ማለት ነው። ቀይ ማለት ቀይ ማለት ከለሩ ቀይ የሆነ ወይም ደግሞ በ ቢጫ ያልሆነ ሰማያዊ ያልሆነ ዴሊሹ ከለሩ ደማቅ ከሆነ ቀይ የሆነን ቀይ ስንል በቃ በተለያየ መልኩ ልንገልጸው እንችላለን። በጣም ደማቅ ቀይ ዳማ ቀይ እና ኖርማል ቀይ ብለን እንችላለን። ስለዚህ ቀይ ማለት በከለር ነው። ከለርን ሊገልጽልን የሚችል የአንድን ቁስ ወይም የአንድን አካል ከለር ሊገልጽልን የሚችል መልኩ

ሰላም ማለት ሰላም ሰላም ማለት የተለያየ ረብሻ የሌለበት ወከባ የሌለበት ጩኸት የሌለበት ጸጥታ ያለበት ማለት ነው። ስለዚህ ለአንድ ሰው ጸጥ ያለ ወይም ምን ምቾት የሚሰማው ሰላም የሚሰማው አይነት ነገር ከሆነ ሰላም ነው የምንለው እንችላለን። ስለዚህ ጠቅለል ባለ መልኩ ሰላም ማለት ጦርነት የሌለበት ሰላማዊ የአካባቢ ሰላማዊ ሀገር ሰላማዊ አካባቢ። ሰላማዊ ጎጥ ማለት ነው። ስለዚህ ሰላም የሚለው ቃል አያንዳንዱን ወከባ ከማንኛውም ከረብሻ ነገር ምቾትን ከሚነሳ ነገር ጸጥ ያለ ወይም ደግሞ ከዚህ የራቀ በሙሉ ሰላም ይባላል።

አራት አራት ማለት ከቁጥሬዎቹ መቁጠሪያ ቁጥር ሲሆን ከሶስት ቀጥሎ የሚገኝ ነው ወይም ከሶስት ቀጥሎ ከአምስት ባነሰ የምትገኝ ናት። አራት ማለት አንድን ቁጥር አንድ ሁለት ሶስት አራት ልንል እንችላለን ስለዚህ። የአንድን ነገር መጠን ሊገልጽ የሚችል ወይም ደግሞ ቁጥሩ አራት መሆኑን የሚገልጽልን ነው። አራት ብለን የምንጠራው ስለዚህ የአንድን ቁጥር የመመጠን ወይም ደግሞ የብዛቱን ቁጥር የምንገልጽበት መቁጠሪያ ቁጥር

ደሞዝ ደሞዝ የምንለው አንድ ነገር በተወሰነ ጊዜ ጊዜ እንተርባል ወይም በአንድ ወር ሊሆን ይችላል በሳምንት ሊሆን ይችላል በቀን ሊሆን ይችላል ስለዚህ እንደየ ስምምነታችን የሆነን ስራ ሰርተን ሊከፈለን የሚችል የገንዘብ መጠን ነው። ስለዚህ ደሞዝ ማለት በአብዛኛው ለመንግስት ሰራተኛ ከሆነ በወር የሚከፈል ነው አንድን ስራ ሰርቶ ወይም ደግሞ የሚሰራውን ስራ ሰርቶ ተቀጥሮ በየወሩ የሚከፈለው ደሞዝ ይባላል። በየቀን ሰራተኛ ደግሞ በቀን የሚከፈለው ደሞዝ ይባላል ወይም ደግሞ የቀን ስራ ኪራይ ይባላል። ስለዚህ ደሞዝ ማለት አንድን ስራ ሰርተን በወርሃዊ የሚሆን በተወሰነ የቀን ቆጠሮ ቀጠሮ ተቀብለን ተመድቦ የሚሰጠን ክፍያ ነው

ዘይት ዘይት እምንለው የ ለተለያዩ ተተለያዩ ነገሮች እሚወጣ ነው ከእንስሳትም ሊገኝ ይችላል ከአጽዋትም ሊገኝ ይችላል። በተለይ ከጥራጥሬ ወይም ደግሞ ከ ደ ከሰሊጥ ከተልባ ከኑግና ከሱፍ የመሳሰሉት ሊገኝ ይችላል ከተለያየም ከዓሳም ሊገኝ ይችላል። ስለዚህ ወይት እምንለው ወጥን ለማጣፈጥ የተለያየ ምግብንን ለማጣፈጥ እንደ ቅመም የምንጠቀምበት ፈሳሽ ነገር ነው

ስድስት ስድስት ማለት ቁጥር ነው አሁንም ስለዚህ መጠኑን አንድን ነገር። የመጠኑን የሚገልጽልን ነው ስለዚህ ስድስት ማለት ከአንድ ሁለት ሶስት አራት አምስት ስድስት እናትን ስለዛ አንድ ነገር ከዜሮ ተነስቶ ወይም ደግሞ ከአንድ ተነስቶ ስድስት ድረስ መድረሱን የሚያመለክተን የቁጥር ማግለጫ ነው። ስለዚህ የአንድን ነዋዋ መጠን ወይም ደግሞ የአንድን ነገር ብዛት ልንገልጽበት የምንችል የቁጥር መቁጠሪያ ነው

ጠቅ ጠቅ ማለት አንድ ነገር ጠቅ ወደ ታች መጫን እንደማለት ነው ስለዚህ ወደነበረባትን በተለያየ የተለያየ ሀይል በማሳረፍ ወደ ታች መጫን ነው። ጠቅማለት ወይም ደግሞ በነገርም ሊሆን ይችላል። መውጋት ወይም ደግሞ መጫን እንደማለት ነው ስለዚህ ጠቅ የሚለው ቃል በተለያየ መልኩ ልንገልጸው እንችላለን። ስለዚህ ጠቅ የምንለው እንትን ላለው ማለት ነው

ስቀል ስቀል ማለት የተለያዩ ነገሮችን መስቀል ነው ስለዚህ ስቀል ማለት ከዝቅተኛ ቦታ ወደ ከፍተኛ ቦታ ከፍ ማድረግ ነው። ስቀል የምንለውን ቃል በአብዛኛው የምንጠቀመው። የወደታች የወረደን ነገር ወደታች በተወሰነ ከፍታ ከፍ ማድረግ ነው ስለዚህ ስቀል የምንለውን ቃል እኛው ነው የምንጠቀመው ማለት ነው።

የት? የት ማለት ቦታን ለመጠየቅ የምንጠቀምበት ነው ምክንያቱም ከዚህ ቦታ በየትኛው አቅጣጫ በየትኛው በኩል በየትኛው አቅጣጫ እንደማለት ነው። ስለዚህ የት ነው የኖርከው? የት ነው የምትኖረው? የት ነው የወጣኸው? እንደማለት ነው

ኤፕሪል ማለት በፈረንጅኛ አቆጣጠር ወይም ደግሞ በእንግሊዘኛ አቆጣጠር ነው። ስለዚህ በ ሶስተኛ ወር ላይ የሚገኝ ነው። ጃንዋሪ ፌብሯሪ አፕሪል ስለዚህ አፕሪል ማለት በእኛ አቆጣጠር ሚያዚያ ማለት ነው። ስለዚህ ሚያዚያ የሚለውን ቀን በፈረጆች አፕሪል እንለዋለን

ኮት ኮት ማለት የልብስ አይነት ሲሆን በተለያየ መልኩ ለብርድ ወይም ደግሞ ለውበትም ሊሆን ይችላል የምንጠቀመው ነው። ኮት የምንለው ስለዚህ ኮት ማለት ለብርድ የምንጠቀማቸው የተለያዩ ለግርማ መጎስ የሚሰጡ ልብሶችን ኮት ብለን እንጠራቸዋለን

ዘጠኝ ዘጠኝ ማለት የቁጥር መቁጠሪያ ዘጠነኛው ላይ የምትገኝ ናት። ያ ማለት ዘጠኝ ከአንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ስለዛ አንድ ነገር ዘጠኝ ቦታ ተከፋፍሎ ዘጠነኛው እንዲህ ማለት ነው።

ልጅ ልጅ ማለት በሁለት መልኩ ልናየው እንችላለን ልጅ ማለት አንደኛው ህፃናት ማለት ነው። ስለዚህ ወይም ደግሞ ይሄ ከአብራ ክፋይ የተወጣ የተወለደ ልጅ እንደማለት ነው። ስለዚህ ልጅ በአብዛኛው ትንሽ በእድሜው ያልገፋ ትንሽ ጨቅላ ልጅ ማለት ነው

ኩሽና ኩሽና ማለት ምግብ የሚበሰልበት ከዋናው ቤት ቀጥላ የምትሰራ ትንሽዬ ቤት ናት። ኩሽና ማለት ምግቦችን የተለያዩ እቃዎች የሚቀመጥባት ትንሽዬ ቤት ማለት ነው

ዋጋው ስንት? ነው ዋጋው ስንት ነው? ማለት አንድ ነገር በትክክል ዋጋውን የማናውቀው ስር የሚሸጠውን ሰውየው ወይም ባለቤቱን እንጠይቃለን። ስለዚህ ዋጋው ስንት እንደሆነ ይነግረናል ዋጋውን ጣልመቸን በመከራከር ወይም ደግሞ ይቀንሳል ወይም ያዋጣል የሚለውን ነገር በትክክል ከባለቤቱ ጋር ወይም ከሻጩ ጋር በመነጋገር የምንገልጽበት የምንግባባበት መንገድ ነው

ሜ የምንለው በፈረንጆች አምስተኛ ላይ የሚገኘው ነው። ሜ ማለት ግንቦት ማለት ነው። በእኛ አቆጣጠር ስለዚህ ግንቦት ማለት ደግሞ የበረሃማ ወይም ደግሞ የድርቅ ውቃ አካባቢ እንደማለት ነው። ስለዚህ ግንቦት ማለት ነው

አማርኛ አልችልም አማርኛ አልችልም ማለት መናገር አልችልም አማርኛ ቋንቋን አልችልም ማለት ነው። ስለዚህ ሌሎቹን ቋንቋች ነው የምችለው እንጂ አማርኛ መናገር አልችልም እንደማለት ነው